ውሳኔ ውሳኔ መወሰን ትችላለህ የሚል ጥያቄ? ውሳኔ መወሰን ግድ ነው። ምክንያቱም እኔ በሚገጥሙኝ ነገሮች ወይም በሚያጋጥሙኝ ነገሮች ብዙ ጊዜ ውሳኔዎችን ወስኜ አውቃለሁ። ስለዚህ ውሳኔ መወሰን እችላለሁ ወይ ማለት ነው። ውሳኔ ስንወስን ግን አዶታዊ የሆኑ ነገሮችም በእኛ ላይ ሊመጡ ይችላሉ የፖዘቲቭ ነገሮች እንዳሉ ሆኖ ማለት ነው። ስለዚህ እነሱን መሰረት በማድረግ ወይም የነሱን ውጤት የተመለከተ ውሳኔ መወሰን ያስፈልጋል ማለት ነው። ይህም ስራችን ወይንም ውጤታችን ያማረ እንዲሆን ያደርጋል ማለት ነው። ትክክለኛ ውሳኔ